እኔ የምወደው ከተማ ድሬዳዋን ነች ድሬዳዋ ናትበጣም እምወደው። ከተማ ሊሄደው የምፈልገው እድሉን ባገኝ ልጉበኘው የምፈልገው ቦታ ነው እሱ ድሬደዋና ሀረሪ ማለት ነው። በእንደዛ ያልኩበት ምክንያት አንደኛ ነገር ሀረሪኝ። አንድ ብዙ የሚጎበኙ የሀረር የሀረር ጀጉል ግምብ ያለው እዛ ነው እዛ ነው የሚገኘው። እና ያንን አንድም መጎብኘት እፈልጋለሁ። ህዝቡ ደግሞ በጣም ደስ የሚል ህዝብ ነው። ኑሮው ብዙም ማይወደድበት ለኑሮ ምቹ የሆነ አካባቢ። ሰው በጣም ተግባቢ ተውሎ የፍቅር ፍቅር ቦታ እንደሚባለው ማለት ነው። በቃ እንደዛ ነው። ሰው ከሰው የማይለያዩበት ፍቅር ያለበት ከተማ። ድሬዳዋና ሀረሪ ማለት ነው። እና ሌሎች ደግሞ አሁን ለምሳሌ ምግቦቹ መንገድ ላይ የሚጠበሱ እንደ አላዋ እነ ሌላ ምንድነው? እነ እንትን ምንድን ናቸው? ጁስ ራሱ ፍሬሽ ጁሳቸው በጣም በጣም አሪፍ ነው። ከምግቦቻቸው በተጨማሪ በቃ ብዙ ነገሮች ነው ያላቸው። በጣም ብዙ ሙሻባ ካለ ምግባ ከመግባቸው ማለት ነው። እነዚህ ነገሮችም አሉና። ያው እነዚህ በዛ ነገራችሁ በጣም ደስ የሚለኝ ህዝቦቹ ሰዎች በጣም ደስ የሚሉኝ። ብቻ ለና አንድ ቀን ቢሳካልኝ ለጎበኘው የምፈልገው ከተሞች ናቸው። እነዛ ሁለቱም አይመጣ ሁለቱም በጣም ልጎበኝ የምፈልጋቸው ማለት ነው። አይነጣጠሉም አንዱን ከአንዱ መለየት ራሱ አልችልም። እነዚህን ቦታዎች እድል ቢኖረኝ ለጎበኛ ለጎበኛቸው የምፈልጋችሁ ቦታዎች ናቸው። እና እንደዚህ ነው። በቃ

እኔ ከቤተሰብ ጋር ነው የምኖረው። እና እኔ እኔ ያው እኔ አይደለሁም የማጸዳው ቤቱን። ቤቱንም የሚያጸዱት ወይ እህቴ እህቴ ምናምን እህቶቼ አንዷ እህት ማለት ነው። ከሁለቱ ወንዱ ቤቱን ያጸዳሉ። ለምሳሌ አሁን ጠዋት ጠዋት አካባቢ። አንዷ ሲስተሬ አለች እሷ ታጸዳለች። ብዙ ጊዜ እሷ ነች ምታጸዳው መካከለኛ አለች አንድ ታለቅ አለች መካከለኛ አለች እኔ አለው። እና ምንድነው? ቤት ጽዳት ላይ ያው መካከለኛ ሆነች። እሷ ነች ቤት የምትጸደው ጠዋት ጠዋት ላይ። እዛ እሁድ እሁድ ምናምን ሲሆን ደግሞ ቤቱን ተወለውለዋለች። በቃ ሚስተካከል ነገርም ካለ እሷን ምታስተካክለው እንጂ እኔ ብዙ ጊዜ ያው ቤት አላጸዳም። ከስንት አንድ ጊዜ በጣም በጣም ቆይቶ። አንዳንዴ ነው አንዳንዴ አጽዳ ምናምን ሰው እሱም እነሱ ከሌለ ሁሉ ምናምን ነው። እንዲሁ ታዝዤ አንዳንድ ጊዜ አጽዳ ምናምን ነው የምባለው እንጂ እኔ ብዙ ጊዜ አላጸዳውም። ባይሆን እማጸደው ይሄ እንትን የሚሆንበት ምናምን አጸዳለው አንዳንድ ጊዜ የማስተካከለው ነገር መጽሐፌን የምናምን ከሆነ። እሱ ስፖርቴ የተመቃቀለ ምናምን ከሆነ። እነሱ እነሱን አስተካክላለሁ እንጂ። ብዙ ጊዜ እኔ ቤት ምናምን ውጪም ቢሆን መጥረግም ሆነ ቤት መ መወልወል ማጽዳት። አላጸዳም ማለት ነው።

የፀሀይን መውጣት እኔ ብዙ ጊዜ አይቼ አላውቅም እኔ ስንት ሰዓት እንደሚወጣ ራሱ አላውቅም። ፀሀይ ሲወጣ እኔ ሲጀመር እንቅልፌን ተኝቼ ወይ ደግሞ ሌላ ስራ እየሰራሁ ሊሆን ይችላል። ልብ ብዬም እንደ እስክትወጣ ጠብቄ አይቼ ምናምን አላውቅም። እና ያው ነው እንዳልኩት ነው አሁን ለምሳሌ አርፍጄ የምነሳ ከሆነ ያው አላያትም ቀድሜ የምነሳ ከሆነ ያው ስራው እንትን ለማድረግ ነው። የምፈጽማቸውን ስራዎች አሉ አሁን ለምሳሌ ትምህርት ቤት ስለሚሄድ አስራ ሁለት ሰዓት ነው የምንነሳው። በቃ አስራ ሁለት ሰዓት ተነስቼ ምንድነው የማደርገው? ሽንት ቤት ምናምን እሄዳለው ፊቴንና ፊቴንና እጄን እታጠባለሁ። ከዛ የአካል ብቃት እንቅስቃሴ አደርጋለሁ። የአካል እንቅስቃሴ ካረኩ የአካል እንቅስቃሴ ካደረኩኝ በኋላ ሻውር ወስጄ ሰውነቴ ታጥቤ እንትን አደርጋለሁ። ምንድነው? ሰውነትን እታጠባለሁ ሰው ከጨረስኩኝ በኋላ አልጋዬ አነጥፋለው የተኛሁበት አልጋ ካነጠፍኩኝ በኋላ እንትን ነው የማደርገው ወደ ጸሎት እጸልያለሁ። ጸሎቴን ከጸለይኩ በኃላ ልብሴ ለብሼ። ልብሴን ለብሼ በቃ ጥርሴን ቦርሼ ፀጉሬን አስተካክዬ ምናምን ጫማየን አድርጌ ነው የምወጣው። እና ያው በዚህ ሁሉ ስለማልፍ እድል ኖሮኝ እኔ ስራዬ ብዬ አንድም ቀን ፀሀይዋ ስትገባ ሆነ ስትወጣ ተመልክቻት አላውቅም ያው እንዳልኩት ነው። በጊዜ ስነሳ እንግዲህ ለሷ ብዬ ሳይሆን እሷን ለኔ ሳይ ያው በጊዜ ስራዎችን ጨራርሼ ማደርጋቸውን ነገሮች ጨራርሼ ወደ ትምህርት ቤት መሄድ ስላለብኝ ነው። እንጂ ፀሀይዋንም ልብ ብዬ ለመመልከት ምናምን አስቤ አላውቅም። አላስብም ወደፊትም ያው ደስ የሚል ይመስለኛል። ግን እኔን ጃ ቁጭ ብየ በተለምዶዬ የሆነ አንዳንዴ የሆነ ዝም ብዬ ቁጭ ምናምን ራሱ ጥቅም የሚሰጠኝ ራሱ አይመስለኝም። ያ ነገር የሆነ የሚያስደስተኝም አይመስለኝም። ስለዛ ያን ነገር ያው አደርገዋለሁ ብዬም አላምንም። ከዚህ በኋላ ብቻቼ ምናምን እንዲህ አደርገዋለው ብዬ ራሱ አላስብም። እና የሆነ ሰዓት እንደ የመግደል ያህል ነው የሚሰማኝ ምንም የሆነ በጣም ሰአቴን እቆጥባለሁ ምናምን እያልኩኝ አይደለም ግን። የሆነ የበቃ የሆነ ስራ ፈት የሆንኩኝ ነው የሚመስልኝ እኔ አንዳንድ ነገር ላይ እንደዛ ነኝ። ያው ለማይመስሉኝ ነገሮች። ስራ የፈታው ነው የሚመስለኝ እንደዚህ ምናምን በቃ እንደዚህ አይነት ነገር ላይ ምናምን ስራ የፈታው ያህል ስለሚሰማኝ። ያው ወደፊትም አደርገዋለሁ ሰአቴን አመቻችቼ አንድ ቀን ምናምን አይቀርም ምል አይነት ሰው አይደለሁም በቃ የሆነ መቼም በአጋጣሚ ሊሆን ይችላል። አጋጣሚ እንደው አንዳንዴ ምናምን የሆናል ዝም ብዬ ቁጭ ብዬ ላያት እችላለው ባጋጣሚ ማለት ነው። ያው አላማዬ እሷን ማየት ሳይሆን ድንገተኛ ሆኖ ማለት ነው እና። በዛ አካባቢ በዛ ምክንያት ያው ፀሀይ መውጣት እና መግባት ላይ እችላለሁ ግን። እንትን ያው ግን ያው ሰራዬ ብዬ ልይ ብዬ እንደዛ አላድርግም ማለት ነው።

በመስኮት በመስኮት ጎን መቀመጥ ብዙም የሚያስደስተኝ አይነት ሰው አይደለም አንደኛ ነገር እንደውም ያው ድሮ ላይ ነበር ያኔ ሱቅ እያለን አሁን ተዘግቷል ሱቅ እያለን አንዳንድ ጊዜ ሲደብረኝ ይሄ ሱቅ መስኮት ላይ ሆኜ በቃ የሆነ ሰዎቹን ሲያልፉ ምናምን ሲጓዙ ምናምን አያለሁና ያ ነገር ያስደስኛል ግን ብዙ አይደለም። አንዳንዴ ጊዜ ነው ሲደብረኝ ምናምን ነው የሆነ ስልኬ የቻርጅ አልቆት ምናምን ከሆነ እሱን ሰክቼ እና በቃ ስለኬ መጠቀም ሳቆም ነው እንደዛ የማደርገው እና ብዙም የመቀመጥ ፍላጎቱ የለኝም። እንደውም የለሆነ ሰዓት ትቼ ነበር እኮ የሆነ ሰዓትን የመቀመጥ ጀመርኩኝ የሆነ ሳትል ደግሞ ተውኩ ዝም ማለት ነው ዝም ብዬ ምናምን ወይ ጨዋታ ምናምን ወደ ጨዋታ ምናምን ይዳለው ስልኬን ከሰካሁት ምናምን እንጂ መስኮት ጎን ምናምን መቀመጥ ብዙም የሚያስደስተኝ አይነት ሰው አይደሁም። የሱ ቁም ተዘግቷል እንትን ነው ማለትም የቤቱ ደሞ ያው በጣም ቀጭን ነው አይመችም። ሊጥለኙለት ይችላል። የቤቱ መስኮት እና ብዙ ደስ የሚለኝ አይነት ሰው አይደለሁም እና ብዙም አልወድም ማለት ነውጨመስኮት ነው የመቀመጥኩት ደስ ይለኛል

ያው እኔ ብዙ ጊዜ እምመገበው ያው በሳህን ነው። ብዙ ጊዜ እንደመምግቡ ይወስናል እምመገበበት እቃ ግን አብዛኛው ጊዜ እንጀራ በወጥ ምናምን ስለምንበላ እኛ ወንበት። እንትን ነው የምንጠቀመው ሰሃን ነው ኖርማል ሰን ነው የምንጠቀመው። ይለያያል። ያው ለምሳሌ ገንፎ ከሆነ። እንትን ነው የሆነ ያው ይሄ ምን አይነት ነው? ጋቤ ጣለቻ የሆነች ባለክዳን ሰሃን መብላት ይቀላል። በባለክዳን ሰሃን። እንትን አዎ በሱ ከሆነ በክፍት ማለት ነው ጎድጎድ ባለች እቃ። ሩዝ ማነው አልኩኝ ገንፎ ከሆነ በዛ እንበላለን። ሌላ ደግሞ ቅንጬ ቅንጬም በዛች በጎድጓዳ ሰሃን ነው ምንበላው። እንደ ምግቡ ይለያያል ይለያያል ለዛ ነው። የምንበላበት እቃ። እንደ ምግቡ ይለያዋል ለምሳሌ ለመጠጥ እንደሚለያይ አሁን ሻይና ውሃም የምንጠጣበት እቃ አንድ አይደለም አይደል። ሻይ የምንጠጣው በ በሲኒ ሊሆን ይችላል። እንትን ደግሞ የምንጠጣው ውሃ ደሞ የምትጠጣው ወይ በኒክል ወይ በብርጭቆ ነው። እንደዛም ሆኖ የምንመገብበትም እቃ ሊለያይ ይችላል በዛ በዛ መንገድ። ነው ማለት ነው። እምንመገበው

ልብሶቼ እንግዲህ ይለያያሉ ማለቴ ይለያያሉ ስል ሁሌ በስራዓት ይቀመጣል ማለት ይከብደኛል። መጀመሪያ ያው ልብሶቼን ከአጥቤ ከጨረስኩ በኋላ ካደረጉ በኋላ አንጠፍጥፌ በስርዓት ነው የማስቀምጣቸው ካጠብኳቸው በኋላ ማለት ነው። ያው ግን አንዳንድ ጊዜ ደግሞ ያው የምፈልጋቸው ልብሶች ሳወጣ ምን ስል ምን ስል ምናምን ትንሽ ሊተረማመስብኝ ይችላል እንደውም አሁን ላይ ትንሽ አሁን ላይ በመሳቢያ ነው ማስቀመጠው ልብሶችን እና በዛ ስለሆነ ትንሽ ያው ስትራክቸር ማነው ቅርጹን ምናምን ጠብቆ ብዙም አይበላሽብኝም። ልብሶችን ለማውጣትም ብዙም የምቸገር አይነት ሰው አይደለሁም። እና አንዳንድ ጊዜ ደግሞ ያው ይበላሽብኛል እንዳልኩት ልብሶችን ሳወጣ ምናምን ከዛ በኋላ ደግሞ መልሼ ደግሞ ያው አስተካክላችኋለሁ። በዛ በትንሽ አሁን መሳብያ አነስ ስለምትል ትንሽ ያስቸግረኛል የሆነ ልብሶችን እንትን ለማለት ለመውጣትና ምን እያደረኩ አንዳንዱን በጎን በጎን ሰያፍ ሰያፍ አድርጌ እንደዛ እያስቀመጥኩ ነው አንድም ስፔስም ቦታም በደንብ እንዲይዝልኝም ነው። በትንሽ ቦታ ብዙ ልብሶችን እንዳስቀምጥ ማለት ነው። እና በዛ እንደውም ደግሞ ቶሎ ብዬ የምፈልገውን ልብስ እንዳወጣ ነበር። እንደዛ የሆነ ሰሞን እንደዛ አድርጌ ነበር ብቻ እንደዛ አድርጌ የሆነ ሰሞን ግን ብዙ እንትን አይልም ልብሶቹን እንደዛ ለማስቀመጥ ብዙም እንትን አይልም። ብዙ እኔ እንጃ አላውቅም። ዘዴው ለኔ ይስራልኝ አይስራልኝ ግን ጭራሽ ቦታ እየያዘ እንዲሁም የባሰና ያው ልብሱን ለመምረጥ ቀላል ነው የሚሆነው። እሱ እሱ እውነት ነው። የምንፈልገውን ልብስ ለመምረጥ አይከብደንም ግን የሆነ ቦታ ስፔስ በጣም ቦታ በጣም ይይዛል። ምክንያቱም ያው አሁን ለምሳሌ ቲሸርት እና ሱሪ አንድ አይደለም አሁን የሚይዙት ቦታ ምናምን ሱሪ በጣም ከፍ ሊያደርግ ይችላል። ቲሸርቷ አነስ ያለች ነች። እንደዛ ይደማመራል የተለያዩ ጃኬቶች ምናምን ትላልቅ ቦታዎችን ሊይዙ ስለሚችሉ በተለይ በጎን ሲቀመጡ በጣም ሰፊ ቦታ ይይዛሉና በዛ በዛ ምክንያት አቁሚያለሁ አሁን ላይ። ልብሴን ማጣጥፈው ያው ከላይ ከላይ እያደረኩኝ ነው እንትን እንዴት ነው የማደርገው? ይሄ እንትኗን መክፈቻው አለ በዛ በምከፍትበት ሰዓት አሁን ከወንበር ጋር እንትን ስላልክ ስለተገናኘ ወንበር ስለሚይዘው ወንበሩ ደግሞ ከአልጋ ጋር ስለተገናኘ እስከ ግማሽ ነው ሙሉ መክፈት አልችልም። እስከ ግማሽ ነው መክፈት የምችለው። እና ምንድነው ያደረኩት? አሁን ላይ ከምቸገር ብዬ በየቀኑ ማለት በየቀኑ ሳይሆን በየጊዜው ልቀያይራቸው የምችላቸው ልብሶች ፊት ለፊት አደርጋቸዋለሁ። ከስንት አንድ ጊዜ በተለይ የውጭ ልብሶች ምናምን ከስንት አንዴ ነው የምለብሰው። እና እነዚህን የውጭ ልብች ደግሞ እንዴት ነው የማደርገው? ከውስጥ አደርጋለሁ ማለት ነው። እና በሚያስፈልገኝ ሰዓት መጀመሪያ ላይ ያው ከፊት ለፊት አወጣቸዋለሁ በየጊዜው ላረጋቸው የምችላቸውን ከዛ በውስጥ በኩል ፈልጌ አግኝቼ አውጥቼ ነው እና ልብሶችን ማረገው እና እንደዛ ማረጌ ያው በጣም ይጠቅመኛል። አንድም ስለሚለይ ማለት ነው። አሁን የውጪዎቹ ከኋላ ነው የማደርጋችሁ ማለት ነው። የውጪዎቹን ከኋላ አረጋለሁ ቤት ቤት የምለብሳቸ በየጊዜ ስለሆነ። በየጊዜ ስለሆነ እነሱ ፊት ለፊት ይሆኑልኛል በቀላሉ አወጣቸዋለሁ ማለት ነው። እና እንደዚህ በማወጣው ሰዓት ያው አሁን አንዳንዴ ጊዜ እንትን ሊሉ ይችላሉ ይሄ ቦታቸው ምናምን ሊዘበራረቅ ይችላል። ያው ልብሱን ካጣ ልብሶቹን ካጠብኩኝ በኋላ ግን እንደዛ አይሆንም። ያው አጣጥፌ አስቀምጬ በአዲስ መልክ በስርዓቱ አጣጥፌያቸው አስቀምጣቸዋለሁ ማለት ነው።